ቆንጆ ይላል እንግዲህ ቆንጆ ማለት ያው አንጻራዊ የሆነ ቃል ነው። ብዙ ሰው ቆንጆ ይላል አንጻራዊ በሆነ መንገድ ለምሳሌ የሆነን ሰው ቆንጆ ነው ይላል በአቋም በአለባበስ በተለያዩ ነገሮች ቁንጅና ይገለጻል። የተለያዩ ነገሮች አሉ ለምሳሌ ቆንጆ ሊባሉ ቆንጆ ሳሙና ቆንጆ ሽታ ቆንጆ ልጅ ቆንጆ ሰው ቆንጆ ጤፍ ቆንጆ ቦቆሎ እየተባለ ቆንጅና በተለያዩ መንገዶች ሊገለጸው ይችላል። ማነው በተለይ ግን ቆንጆ የሚለው ቃል እንግዲህ ብዙ ጊዜ ለሴቶች ለሴት ልጆች ይሰጣል። ልጆች እንግዲህ የራሳቸው የሆነ ውበት አላቸው ውበት ይኖራቸዋል ያንን ውበታቸው የተለያየ ሰው የተለያየ ስያሜ ይሰጠዋል ማለት ነው። ስለዚህ አንድ ሰው አንዲትን ልጅ አይቶ እቺ ቆንጆ ልጅ ናት ይላል እንግዲህ ቆንጆ ያለበት ምክንያት የራሱን ይኖረዋል ማለት ነው። ስለዚህ በሱ መስፈርት መሰረት ያቺ ልጅ እንግዲህ ቆንጆ ናት ቆንጆ ናት ሲባል እንግዲህ አይን አይኗ አፍንጫዋ ፊቷ የፊቷ ጥራት የፊቷ ቀለም የፀጉሯ ጆሮዋ ቁመቷ ውፍረቷ ቅጥነቷ እያለ የተለያዩ የመለያ ተስፋዎችን በማስቀመጥ ቆንጆ ናት ሊል ይችላል። ሌላው ደግሞ በራሱ መስፈርት አሁንም አይችልም ቆንጆ አይደለችም ሊል ይችላል ማለት ነው። ስለዚህ እሱም ያ ሰውም እንግዲህ የራሱ የሆነ መስፈርት አለው ማለት ነው። ቆንጆ አይደለችም መጥፎ ናት ያለበት እንግዲህ ወይ አፍንጫዋን አይቶ አፍንጫዋ ጎራዳ ሊሆን ይችላል አይኗ በጣም ትንሽ ሊሆን ይችላሉ። ወይ ደግሞ የሆነ የተንሿረረ ሊሆን ይችላል ፀጉሯን አይቶ ሊሆን ይችላል ወይ ፀጉሯ ደግሞ እንግዲህ ምላጭ ሊሆን ይችላል። ማያምር ቀይ ፀጉር ሊሆን ይችላል አጭር ሊሆን ይችላል እና ሰው የራሱ የሆነ መስፈርት አለው እንግዲህ ቆንጆ ነው ለማለት ማንኛውም ሰው በተፈጥሮ በራሱ እግዚአብሔር ውብ አድርጎ የሰራው ስለሆነ እኔ በበኩሌ ሁሉም ሰው ቆንጆ ነው ብዬ ነው የምወስደው። ምክንያቱም እዚህ ጋር የምንወጣለት መስፈርት የራሳችን የሆነ ነው እንጂ እግዚአብሔር በራሱ መስፈርት ቆንጆ አድርጎ ውብ አድርጎ ሰራው ነው የተባለው እና ቁንጅና እንግዲህ ያው አንጻራዊ የሆነው ወይም ደግሞ ሰዋዊ ነው ሰው በራሱ አንድን ነገር አይቶ ማወዳደር ነው እንግዲህ ውድድር ነው። ነገሩ የውድድር ስለሆነ አንዱን ከአንዱ አወዳድሮ ቆንጆ ነው ይሄ ነገር እከሌ ቆንጆ ናት ለምሳሌ ለትዳር የምትመረጥ ሴት ቁንጅና አንዱ መለያ መስፈርት ነው ማለት ነው። ብዙ ሰው የትዳር በሚያገባበት አይ ቆንጆ ሴት ነው የሚለው እና ቆንጆ የሚላት ደግሞ እንግዲህ የራሱ የሆነ መስፈርቶች አሉ። አፍንጫቸው ሰልካካ ያላቸው ሰልካካ አፍንጫ ያላቸው አይናቸው ተለቅ ያለ ቦግ ያለ በደንብ እይተው ያማረ ቀለሟ እንግዲህ ቀለም ያው የተለያየ ቀለም ለቀይ ጥቁር ጠይም እየተባለ የተለያየ ስያሜ አላቸው ግን ያው የደም ግብአቱ አንድ ውበት ነው ማለት ነው። አሁን ቀይ መሆኑ ብቻ ሳይሆን አንድ ሰው ቀይ ሆኖ ላያምር ይችላል ላያምር ይችላል ጥቁር ሆኖ በጣም ሊያምር ይችላል እና ደም ግባት የሚባል አለ በጣም ሲታይ ለእይታ ውብ የሆነ ማራኪ የሆነ ሰውን የሚያስደነግጥ ውበት ያላቸው ሰዎች አሉ እና እነዚህ ሰዎች እንግዲህ ቆንጆ ናቸው ሊባሉ ይችላሉ ወይም ደግሞ መጥፎ ናቸው ሊባሉ ይችላሉ። ማነው ስለዚህ ያው ቆንጅና እንደ ሰው ይለያያል ለምሳሌ አንድ ሰው ልጆቹን ልጆቹን ሁሉንም ልጆቹን ፈጣሪ የሰጠውን ልጆቹን ቆንጆ ናቸው ብሎ ነው የሚቀበለው ምክንያቱም ይሄ ልጅ መጥፎ የለውም። መልኩ አያምርም ብለህ አይ ይሄ እንደዚህ ነው ልንለው አንችልም እና ቆንጅና ያው አንፃራውን ሌላ ሰው ግን አይቶ ቆንጅዬ ልጅ በጣም የሚያምር ልጅ ይላል አንደኛውን አይቶ አይ ይሄ እንደዚህ ነው አያምርም በጣም እንደዚህ ነው ብሎ የተለያዩ አስተያየቶችን ሊሰጥ ይችላል። ባሉ እና ቆንጅና እንግዲህ ያው ሰዋዊ ነው ብዬዋለሁ ያው ቅድምም ሰዎች በተለያየ መንገድ የሚሰጡት የሚገምቱበት መንገድ ስለሆነ ያው አሁን የሆነ ሰው አንድን ሰው አይቶ ቆንጆ ነው ስላሉ ያ ሰው ቆንጆ ነው ማለት አይደለም። ምክንያቱም አንጻራዊ ስለሆነ እግሩ ሸፋፋ ሊሆን ይችላል ቁመቱ አለባበሱ ልብሱ ራሱ ባለማመስ አንድ ሰው ቁንጅናውን ሊለካ ይችላል እና ቁንጅናን በእነዚህና በመሳሰሉት መልኩ ልንለካው እንችላለን ማለት ነው

ቀሚስ ይላል እንግዲህ ቀሚስ ያው ሴቶች በአብዛኛው ሴቶች የሚለብሱት ልብስ ነው። ለምሳሌ ሙሉ ቀሚስ አለ ጉርድ ቀሚስ አለ የተለያዩ የቀሚስ አይነቶች አሉ። የተለያዩ አሰራር የተለያየ አሰፋፍ ተጠቅመው ሴቶች ቀሚሳቸውን ይለብሳሉ ማለት ነው። ስለዚህ ከሱሪ ውጭ ያሉ በሙሉ ቀሚስ ይባላል ማለት ነው። ስለዚህ ሱሪ በአብዛኛው ወንዶች ይለብሳሉ። ሴቶች ግን ቀሚስ ይለብሳሉ ግን ቀሚስ የሚለው ስም በአብዛኛው በኢትዮጵያ። ባህላዊ የሆነ በባህላዊ መንገድ ከትጥ ተፈትሎ እናቶች ፈትለው። የተለያዩ ደረጃዎችን አልፎ የሚለብሱት በጣም ውብ የሆነ ነጭ የሆነ የተለያዩ በተለያዩ ክሮች ያጌጠ የተለያዩ ዲዛይን የተሳሉበት። የሆነ በተለያየ ቀለም ያሸበረቀ ከነጭ ቀሚስ ከነጭ ልብስ የሚሰራ ወይም ደግሞ ከጥጥ ተፈትሎ የሚሰሩት እናቶቻችን። ያ ብዙ ጊዜ ቀሚስ ተውሎ ይጠራል እና ያ ቀሚስ የምንለው በበዓል ጊዜ የሚለበስ ነው። በአብዛኛው በዓል በሚሆንበት ጊዜ የሆነ ፕሮግራም በሚኖርበት ጊዜ ያን የሚያምር ቀሚሳቸውን አውጥተው እናቶቻችን ይለብሱታል ማለት ነው። ያ ቀሚስ በእንቁጣጣ ይለበሳል ለገና በዓል ለልደት ለፋሲካ ለዘመን መለወጫ ለመስቀል ለጥምቀት በተለይ ጥምቀት የአደባባይ በዓል ስለሆነ ኢትዮጵያውያን በአደባባይ ወጥቶ በጋራ የሚያከብሩት በዓል ስለሆነ በዚህን ቀን የሚለብሱት አብዛኛው እናቶች ቀሚስ ነው ማለት ነው። ማንኛውም ሴት ቀሚስ ለብሳ የሚያምረውን ያላትን ቀሚስ አወታ በደንብ አጥባ ጥሩ መዓዛ ያለው ቀሚስ ለብሰው እናቶች ታቦት ከብክበው ወደ ታቦት ማዳሪያ ያደርሳሉ። ካደረበት ቦታም ወደ መኖርያው ወደ ቤተ-ክርስቲያን ያስገባሉ ማለት ነው። ቀሚስ በጣም ልዩ ውበትን የሚሰጥ በተለይ ኢትዮጵያውያን ሴቶች መገለጫቸው የሆነ የሆነ ነገር ነው እና በጣም አሁን አሁን እንደውም በብዙ ሰዎች ዘንድ እየተወደደ የመጣ በተለይም ሰርግ በሚካሄድበት ጊዜ ሴቶች የሚለብሱት ቀሚስ ነው። ይሄ ቀሚስ በጣም ስለሚያምርባቸው የግድ የሀበሻ ቀሚስ ሴቶች በሚዳሩበት ጊዜ ባል በሚያገበው ጊዜ ባሎቻቸው የሀበሻ ቀሚስ ይገዙላቸዋል ልክ እንደ ስጦታ ተብሎ ይጠራል ስጦታ ወይም ደግሞ ጥሎሽ ይባላል። እና በዛን ቀን ያቀሚስ ያው በምላሽ በሚሄዱበት ሰዓት ቤት በሚለኞር በቃ ዘና በሚሉበት ጊዜ በዓል በሚሆኑበት ጊዜ የሚለብሱት የሀበሻ ቀሚስ ይገዛላችኋል ማለት ነው። ስለዚህ ይሄ ሀበሻ ቀሚስ በኢትዮጵያ ዘንድ በጣም ተወዳጅ የሆነ ብዙም ሰው ብዙ የአለማችን ክፍልም አሁን እየለበሰው ያለ በተለይ ወደ ጎንደር ደግሞ ጎንደር ጥምቀት በጣም ይከበራል እና የጎንደር ቀሚስን የራሱ የሆነ ስታይል አለው። ኢትዮጵያ በተለየ መልኩ ደግሞ የጎንደር ቀሚስ ይባላል እና የጎንደር ቀሚስ የራሱ ዲዛይን ያለው የራሱ አሰፋፍ። ቀለም ያለው በላቀ ደረጃም በጣም ውድ የሆነ ለገቢ ምንጭነት የሚያገለግል ብዙ ሰዎች ቀሚስን በዋና ስራነት እየሰሩ ለዚህ ለበአል ለጎንደር ለጥምቀት በዓል የሚመጣው ሰው ለቱሪስቶች በሽያጭ መልክ ይሸጣሉ ማለት ነው እና ገብ ያገኙበታል ማለት ነው። ስለዚህ ይሄ ቀሚስ ወይም ደግሞ የሀበሻ ቀሚስ ተብሎ ይጠራል። ከዚህ ውጪ ግን እንደ አጠቃላይ ሁኔታ የሀበሻ ቀሚስ ወይም ደግሞ ሴቶች የሚለቅሱት ቀሚስ ሱሪ ያልሆነ በማንኛውም በየትኛውም አይነት ዲዛይን ተሰርቶ ተሰርቶ የሚለብሱት በጉርድ ሊሆን ይችላል በሙሉ ቀሚስ ሊሆን ይችላል በተለያየ ዲዛይን ሰርተው አሰፍተው የሚለብሱት ቀሚስ ተብሎ ይጠራል ማለት ነው። ስለዚህ ቀሚስ በጣም የሚወደድ ሴቶች በብዛት የሚለብሱት ወንዶቹ እኮ አስካሁን እንደ ቀሚስ የለበሰ ወንድ አላየሁኝም። እነዚህ ሰዎች ያው ቀሚስን አዘውትሮ ይለብሳሉ ማለት ነው። ከዚህም በተጨማሪ ቀሚስ ወደ ቤተክርያን በሚኬድበት ጊዜ ያው ሱሪ አይለበስም ቀሚስ ነው የሚለበሰው የሀበሻ ቀሚስ ሊሆን ይችላል ሌላ የተሰፋ ቀሚስ ተሰርቶ ተላውሶ ወደ ቤተክርስቲያን ይኬዳል ማለት ነው። ስለዚህ ቤተክርስቲያን በሚኬድበት ጊዜም ቀሚስ ተለውሶ ያው ቤተክርስቲያን የቤተክርስቲያን ህግጋቶች ይከናወናሉ ማለት ነው። የተለያዩ ትምህርቶች ተምረው ሃይማኖታዊ የሆኑ ድርጊቶችን ፈጽመው ሲመጡ ስለዚህ ቀሚስ እዚያ ጋር በጣም የተለመደ የአለባበስ አይነት ነው ማለት ነው

ብቃት ይላል እንግዲህ ብቃት የሚለው ቃል ያው የተለያዩ ብቃቶችን ችሎታዎችን ለመግለጥ የተወሰደ ቃሉ ስለዚህ ብቃት ማለት እኔ ችሎታ ብዬ ወይም እወስደዋለሁ። ስለዚህ አንድ ሰው ብቃት አለው ማለት በዚያ በተሰማራበት ሙያ ያን የተሰጠውን ስራ በብቃት በጥራት በፍጥነት መስራት ከቻለ ያ ሰው ብቃት ያለው ሰው ነው ይባላል። እና በተለይ አሁን በእኛ በትምህርት ዙሪያ በመማር ማስተማሩ ዙሪያ የሆነ መምህር ተወስዶ ብቃት አለው በዛ ኮርስ ማለት ነው። ብቃት አለው ይባላል እና ያ ማለት ምንድነው ችሎታው አለው ከዚህ በፊት በተደጋጋሚ አስተምሮታል። ልምዱ አለው በተፈጥሮም ልጁ ጎበዝ ነው እና በብቃት በተሰጠው ጊዜ መጨረስ ይችላል ተብሎ ይገመገማል ማለት ነው። ስለዚህ ብቃት የሚለው ሰው የሚለው ቃል እንግዲህ የመስራት ችሎታውን ብቃቱን ያንን ኮርስ በደንብ ይችለዋል ወይ አንብቦታል ወይ ለተማሪዎች መግለጽ ይችላል ወይ የተፈጥሮ አገላለጡ የቋንቋ አጠቃቀሙ ምን ይመስላል የሚለውን የሚይዝ ነው? ለምሳሌ አንድ ሰው የትምህርት ችሎታው ከፍተኛ ሆኖ የትምህርት ችሎታው ጥሩ ሆኖ አንዳንዴ ብቃቱ ጥሩ ሆኖ የመግለጥ ችግር ሊኖርበት ይችላል እና ያንን የመግለጽ ችግር እንዴት መቅረፍ እንዳለበት የተለያዩ ስልጠናዎች ይሰጣሉ። ለምሳሌ በዩኒቨርሲቲያችን ውስጥ የተለያዩ ስልጠራዎች ተዘጋጅተው ለምሳሌ የመናገር ችሎታን ለማዳበር የመጻፍ ችሎታን ለማዳበር እንዴት አሰስ እንደምናደርግ ተማሪዎችን እንዴት እንደምንገመግም ውጤት እንዴት እንደምንሰራ ፈተና እንዴት እንደምናወጣ የመሳሰሉት ስልጠናዎች ይሰጣሉ ማለት ነው። እና ያ ብቃት የሌለው ሰው በእነዚህ ስልጠናዎች በመሳተፍ ብቃቱን ማዳበር ይችላል ማለት ነው። ስለዚህ ብቃት ችሎታን የሚገልጽ ነው ማነው ለምሳሌ? አንድ አንድ ሀገር በስፖርት ትሳተፋለች ስፖርታዊ ውድድር በሚካሄድበት ጊዜ ትሳተፋለች እና ስትሳተፍ ምንድነው ብቃት ያላቸውን ችሎታ ያላቸውን ተወዳዳሪዎች ስፖርተኞች ይዛ ተሄዳለች? ብዙ ጊዜ ስለዚህ ኢትዮጵያ ደግሞ የተሻለ ብቃት ያላቸው ተወዳዳሪዎች ያሏት በሩጫ ነው በሩጫ እንግዲህ የተሻሉ በአለም አቀፍ ደረጃ አለምን የሚያስጠሩ አፍሪካን የሚያስጠሩ ኢትዮጵያን የሚያስጠሩ ተወዳዳሪዎች አሏት እና ጥሩ ጥሩ ብቃት ያላቸውን ተወዳዳሪዎች ካሉት ከህዝቡ በተለያዩ የተለያዩ ውድድሮችን በማዘጋጀት ትመርጣለች ማለት ነው። እና እነዚህ ደግሞ በዛ በአገር አቀፍ በአህጉር አቀፍ ሊሆን ይችላል አገር አቀፍ ሊሆን ይችላል በዛ ሄደው ጥሩ ውጤት በመምጣት ጥሩ ብቃት በማሳየት የተሻለ ሰዓት በማስመዝገብ ሪከርድ በመስበር ጭምር አለምን የሚያስደምሙ አሉ እንደ እነ ሃይሌ ሻለቃ ሃይሌ ገብረስላሴ አይነት ሯጮች ቀነኒሳ በቀለ ደራርቱ ቱሉ ጡርነሽ ዲባባ መሰረት ደፋር አልማዝ አያና የመሳሰሉት ሯጮች በጣም ኢትዮጵያን በጥሩ ጎኑ በብቃት ያስጠሩ በችሎታቸው አለም የመሰከረላቸው ሯጮች ናቸው እና እነዚህ ሯጮች ብቃት አላቸው ችሎታው አላቸው ተብሎ ይጠቀሳል ማለት ነው። ከዚህ በተጨማሪ ብቃት ሁሉም ሰው በሚሰራበት ሙያ በሚሰራው ስራ ብቃት ጥሩ ብቃት ሊኖረው ይችላል። ለምሳሌ ቅጥር በሚፈጸምበት ጊዜ ጥሩ ብቃት ያለው ሰው ጥሩ ችሎታ ያለው ሰው ነው በዚያ በሚፈለገው ሙያ ላይ ጥሩ ችሎታ ብቃት ከሌለው አይመለመልም ማለት ነው። ለምሳሌ እግር ኳስ ብናይ ያው እንደሚታወቀው ኢትዮጵያ በእግር ኳስ ብዙ የማትታወቅ አገር ናት በጣም ደካማ የሆነች አገር ናት እና አሁን መንግስት አንድ ስትራቴጂ ይዞ ወይም እቅድ ይዞ እየተንቀሳቀሰ ነው ያ ማለት ምንድነው? ወጣቶች ላይ መስራት ጥሩ ብቃት ያላቸው ጥሩ ችሎታ ያላቸው ተፈጥሮአዊ ችሎታ ያላቸውን ወጣቶች በአገር አቀፍ ደረጃ የተለያዩ ውድድሮችን በማካሄድ ሰልጣኞችን በመመልመል እነዚህ ጥሩ ጥሩ ብቃት ያላቸው ስፖርታዊ እግር ኳስ ስፖርተኞችን የመምረጥ ሂደት እየተካሄደ ነው። እና ያ ማለት ደግሞ ለሃያ ሃያ ዘጠኝ የአፍሪካ ዋንጫ የተሻለ ቡድን ይዞ ለመቅረብ ማለት ነው ካሁኑ ጀምሮ መሰረት እየተጣለበት ያለ ነገር ነው። እና በእነዚህ በአለም በአገር አቀፍ ደረጃ ጥሩ ብቃት ያላቸውን ተጫዋቾች መርጦ ለሃያ ሃያ ዘጠኝ የአፍሪካ ዋንጫ ማድረስ ይሄ አንድ ልዩ ችሎታ ነው ማለት ነው። ስለዚህ ብቃት በዚህ መልኩ ሊገለጥ ይችላል ማለት ነው

ሌሊት ይላል እንግዲህ ሌሊት ማለት ያው የብርሃን ተቃራሚኑ ብርሃን ደግሞ ቀን ላይ ፀሀይ ትወጣለች። ፀሀይ ስትወጣ ያው እንግዲህ አለም በሙሉ የራሱን ከለር የራሱን ቀለም ይዞ ብቅ ይላል ማለት ነው። ስለዚህ ብርሃን ከሆነ ሰው መንቀሳቀስ ይችላል ተንቀሳቅሶ ስራ መስራት ይችላል። ከቦታ ቦታ መሄድ መብላት መጠጣት ይችላል እና ሌሊት ከሆነ ግን በተቃራኒው የጨለማ ማለት ነው የጨለማው የቀን ክፍል ማለት ነው። ስለዚህ በዚህ የጨለማ የቀን ክፍል ውስጥ አብዛኛው ሰው ምንድነው የሚሰራው? አንደኛ ጌት ውስጥ የሚሰሩ ስራዎች ካሉ ለተወሰኑ ሰዓታት ይሰራል ለምሳሌ ማንበብ ሊሆን ይችላል የሚጻፍ ነገር ካለ ተማሪ ከሆነ የሌሊት ስራ መስራት መምህር ከሆነ መዘጋጀት እንደዚህ እንደዚህ አይነት ስራዎች። ሌሊት ብዙ ጊዜ እስከ ስድስት ሰዓት እስከ ስምንት ሰዓት ቁጭ በማለት የሚሰሩ ስራዎች ናቸው። ምክንያቱም በሌሊት ቤት ውስጥ ያው መብራት ይኖራል ሰው ሰራሽ የሆነ መብራት የሰው ሰራሽ የሆነ መብራት ኤሌክትሪክ ሊሆን ይችላል። ኩራዝ ሊሆን ይችላል ወይ ወይም ሌላ ሌሎች የብራን ምንጮችን በመጠቀም ምን ይደረጋል ስራዎች ይሰራሉ ማለት ነው። ለምሳሌ ቀን በስራ በመንግስት ስራ ሊሆን ይችላል በተለያዩ ስራዎች ሲሰራ የሚሉ ሰው ወይም ስትሰራ የምትውል እናት ማታ ምግቧን ልታዘጋጅ ትችላለች ማለት ነው። የቤተሰቦቿንም የሷንም ምግብ አዘጋጃ እስከ ሁለት ሰዓት እስከ ሶስት ሰዓት አዘጋጅታል ልትመግብ ትችላለች ማለት ነው። ከዚህም በተጨማሪ በሌሊት እናቶች ያው ብዙ ጊዜ ልጅ ይወልዳሉ ያሳድጋሉ እና በሚወልዱበት በሚያሳድጉበት ጊዜ የተለያዩ ስራዎችን ይሰራሉ ልብስ ማጠባል ቶሎ ቶሎ የህፃናት ልብስ ይቆሽሻል ሽንታቸውን ይሸኑበታል። እና ይሄንን ልብሳቸውን የሚያጥቡት ብዙ ጊዜ በማታ ነው ማቱን ምክንያቱም በማታ ወይም በሌሊት አንደኛ ልጆች ይተኛሉ በጊዜ ነው የሚተኙ ለሁለተኛ ደግሞ። ሰው የሚያግዛቸው ልጆች ባይተኙ እንኳን የሚያጫውቱ ሰው ሌላ ተጨማሪ ባል ሊኖር ይችላል ልጅ ሊኖር ይችላል ሌላ የቤተሰብ አካል አክስት አጎት አያት ሊኖር ይችላል ማለት ነው። ስለዚህ እነዚህን ልጆችን ስለሚንከባከቡላቸው እናቶች ልብስ የማጠብ ቤት የማጽዳት የመወልወል የማስተካከል ለነገምሳ የማዘጋጀት ለልጆች ለቤተሰብ አጠቃላይ ለራሳቸው ምግብ ያዘጋጃሉ። ልብስ ያጥባሉ እና የተለያዩ ስራዎችን ይሰራሉ ስለዚህ ሌሊት ያው አብዛኛው እንደዚህ እንደዚህ አይነት ስራዎች የሚሰሩበት ነው። ከዛ በተጨማሪ ግን መጨረሻው ምንድነው መተኛት ነው? ማንኛውም ሰው ቀን ሲለፋ ሲደክም ውሎ ማታ አርፍ ማለት አለበት አእምሮውን ማሳረፍ አለበት እና ለማሳረፍ ደግሞ የግድ መተኛት አለበት መብራቱን ሁሉ ነገር አጥቶ በጨለማ መተኛት አለበት። ማለት ነው።

ጠቅ ይላል እንግዲህ ያው ጠቅ የሚለውን ቃል እኔ ብዙ ጊዜ ብዙ አላቀውም በደንብ ትርጉሙ ለማብራራትም ትንሽ ከበድ ይላል። ግን ጠቅ የሚባል ማድረግ ማለት መንካት ብዬ ነው የማስበው ጠቅ አድርገው ይባላል ለምሳሌ በገጠሩ የሀገራችን ክፍል ውስጥ ሰዎች በባዶ እግራቸው ነው የሚንቀሳቀሱት እና በባዶ እግራቸው ሲንቀሳቀሱ የተለያዩ እንቅፋት የሆኑ ነገሮች ሹል ነገሮች ሰውነታችንን ጠቅ አደረገኝ ይባላል እና ጠቅ አደረገኝ ሲባል ወጋኝ ነካኝ አይነት የሚሉ ትርጉም ይኖረዋል ማለት ነው። ስለዚህ ጠቅ አደረገኝ ሲል ለምሳሌ ትንሽዬ የሾህ ወይም ደግሞ ድንጋይ ወይ ሌላ ባዕድ አካል ሰውነታችንን በሚነካን ጊዜ በሃይል እንትን በሚልብን ጊዜ የመድማት የህመም ስሜት ይፈጥራል እና ጠቅ አደረገኝ ይባላል ብዙ ጊዜ ማለት ነው። ከዚህ በተጨማሪ ጠቅ አደረገኝ ይላሉ ሰዎች ሰውነታቸው ውስጥ የሆነ የሆነው ክፍል የህመም ስሜት ሲሰማ ለምሳሌ የራስ ምታት እዚህ ጋር እዚህ ግንባሬ ጋር እዚህ ጋር ጠቅ አደረገኝ እዚህ ጋር ነካኝ እዚህ ጋር አመመኝ እዚህ ጋር በጣም እንደዚህ አደረገኝ ብሎ ሲገልጹ ይሰማሉ እና ጠቅ አደረገኝ ማለት ያው እዚያ የሚፈለገው እዚያ የተወሰነች ቦታ ላይ የሆነ የተለየ ነገር የተለየ ሀይል ሲያርፍባት ጠቅ አደረገኝ ይባላል። እና ጠቅ አደረገኝ ጠቅ አድርገው ይባላል ለምሳሌ እንጨት በሚፈለጥበት ጊዜ የምትመታ ፓርት አለች የሆነ የራሷን የቻለች ሰዎችን ለማጎዶ ሊሆን ይችላል ቤት ለመስራት ሊሆን ይችላል። እንጨት ይፈልጣሉ ወይም ያቀጥናሉ እና በሚያቀጥኑበት ጊዜ በመጥረቢያ ያንን የምትፈልጋትን ቦታ ጠቅ አድርጋት ይባላል እና ጠቅ ሲያደርገው ምንድነው ወደሚፈለገው እውቀትነት ወደሚፈለገው ፓርት ይከፈላል ይሰለጠቃል ማለት ነው። ስለዚህ ጠቅ አደረገ የሚለው በዚህ መልኩ ሊገለጽ ይችላል። ከዚህ በተጨማሪ ደግሞ አንዳንድ ጊዜ በሰዎች ላይ እብጠት ሊከሰት ይችላል የሆነ እብጠት ካለ የሆነ ጅፋር ነገር ወይም መግል ሊይዝ ይችላል። ስለዚህ ያን ያበጠውን ቦታ በሹል ነገር በመርፌ ሊሆን ይችላል። በምላጭ ወይም በሌላ ሹል ነገር ጠቅ አድርገው ይባላል ብጣው ይባላል እና ያበጠው ነገር ደም ሊሆን ይችላል መግል የሚይዘው ከሆነ መግሉ እንዲፈስና ከህመሙ እንዲታገስለት ወይም ከህመሙ እንዲፈወስ ያደርጋል ማለት ነው። እና ይሄ ጠቅ አደረገ የሚለው በዚህ መልኩ ሊገለጽ ይችላል ማለት ነው።

ግባ ይላል እንግዲህ ግባ የሚለው ቃል አንድ ከውጭ ያለ አካል ወደ ውስጥ እንዲገባ ለመግለጽ ነው። ወይም ደግሞ ያ ሰው ወዳለበት ቦታ። እንዲገባ ለምሳሌ በሀገራችን የገጠሩ ክፍልም ሊሆን ይችላል በከተማውም ሊሆን ይችላል በአጠቃላይ ባገራችን አንድ ዘመድ ወደሆነ ቤት በሚሄድበት ጊዜ የመጀመሪያ ምንድነው የሚባለው? ደህና ዋላችሁ ወይ እዚህ ቤት ደህና አረፈዳችሁ ደህና አደራችሁ ወይ ብሎ ሰላምታ እንትን ይላል ማለት ነው። ሰላምታ ይሰጣል ለዛ ቤተሰብ እነዛ ቤተሰቦችም እግዚአብሔር ይመስገን እንዴት ነህ ደህና ነህ ወይ ካሉት በኋላ። ሰላም ካሉት በኋላ ወደ ቤት እንዲገባ ይጋብዙታል። ስለዚህ ግባ ግባ ይባላል። ማንኛውም ሰው ዘመድ ብቻ ሳይሆን ሌላም ባእድም የሆነ ሰው መጥቶ በር አካባቢ ቆሞ ሰላም እንዴት ናችሁ ሰላም ናችሁ ወይ ካለ። ደህና ነን ብሎ ግባ ወደ ቤት ግባ አረፍ በል ይባላል። እና ይሄ ያው የተለመደ ነገር ነው። ስለዚህ ያ ግባ የተባለ ሰው ቤት ገብቶ የሚፈልገውን መልእክት ያስተላልፋል። መልእክት ካለው ለሰላምታም ከሆነ ሰላምታ ልጆች ደና ናቸው ወይ ቤተሰብ ሁሉ እንዴት ናቸው ደና ናቸው ወይ ብሎ ክራምታቸውን ይጠይቃል ወይም ደግሞ ቆይታቸውን ይጠይቃል ማለት ነው። ከዛም ሰዎች ያው እንግዳ ተቀባይ ናቸው የተለያዩ ምግቦችን ያዘጋጃሉ መጠጦችን። ያዘጋጁለታል ምግብ የምሳ ሰዓት ከሆነ ምሳ እንዲበላ እራት ከሆነ እራት እንዲበላ ቁርስ ካለ መክሰስ ካለ። ይሄን የሚበላ ነገር ያቀርቡለታልና ብላ ተመገብ ቅመስልን ሳይቀመስ አይወጣም እያሉ ይነግሩታል ማለት ነው። እሱም ያው የቀረበለትን እያመሰገነ ይበላል የሚጠጣም ካለ ጠላ ጠጅ ቢራ ሌሎች የመጠጥ አይነቶች ካሉ ይቀርብለታል። ከለለ ውሃ ይቀርብለታል። ማነው ስለዚህ ያንን አድርጎ ይበላል ይጠጣል ቡና ይፈላል ቡና ያው በኢትዮጵያ በጣም የተለመደ የእንግዳ መቀበያ ነው። ምክንያቱም ቡና እንደመዝናኛ ነው ብዙ ጊዜ የሚታየው። ሰዎች ቡናን በእረፍት ሰአታቸው የድካም ስሜት በሚሰማቸው ሰዓት ቡና አፍልተው ቤተሰብ ልጅ ጎረቤት ጓደኛ አንድ ላይ ጠርቀምቀም ብለው ይጠጣሉ ማለት ነው። በተለይ በምሳ ሰዓት ማታ ከሰአት ከስራ ሲመለሱ እንዲሁም አንዳንድ አልፎ አልፎ ጠዋት ላይ የሚጠጡ ሰዎች አሉ ማለት ነው። እና ቡና በጣም ወሳኝ የሆነ መጠጥ ነው። ወይም የመጠጥ አይነት ነው ይሄ ማነቃቂያ አይነት ነው ማለት ነው። ስለዚህ ግባ የሚለው ቃል እንግዲህ በዚህ መልኩ እንግዳችንን እንቀበላለን። ሌላም በሌላም መልኩ ግባ የሚባል አለን። ስለዚህ ግባ ለምሳሌ ከውጭ ሀገር የሚገባ እቃ ካለ። በሰላም ግባ የሆነ መኪና የሆነ ሰው ወደሆነ ቦታ በሚሄድበት ጊዜ ሰላም ግባ ይባላል መልካም ምኞት መግለጫ ነው። ሰላም ግባ ማለት ስለዚህ ያ ሰው በሰላም እንዲገባ የመኪና አደጋ እንዳይደርስበት በመንገድ ላይ ምንም አይነት ተፈጥሮአዊም ሆነ ሰው ሰራሽ አደጋ እንዳይደርስበት። ወደዚያ ግባ ይባላል። ለምሳሌ እኔ ወደ ቤተሰብ በምሄድበት ጊዜ ከቤተሰቦቼ ወደ ስራ ቦታዬ በምሄድበት በምንቀሳቀስበት ጊዜ በሰላም ግባ ይባላል ወደ ቤትህ ወደ ሀገርህ ወደ አካባቢህ ወደምትኖርበት ቦታ በሰላም ግባ ተብሎ ከቤተሰቦቼ ከምን ይሰጠኛል መልካም ምኞት ይሰጠኛል ማለት ነው። እኔም እሺ እንግዲህ እግዚአብሔር ያውቃል እግዚአብሔር እንደፈቀደው ያው ይሆናል እያልኩኝ እቀበላለሁ ምስጋናዬን ማለት ነው። እና ብዙ ጊዜ ሰላም ገባ እየተባለ የተለያዩ ሽኝቶች ይካሄዳሉ። እንደውም በአገር አቀፍ ደረጃም አንዳንድ ትልልቅ ለምሳሌ ስፖርታዊ አለም አቀፋዊ የሆነ ስፖርታዊ ውድድር በሚኖርበት ጊዜ ያው ኢትዮጵያዊም የምትታውቀው በሩጫ ነው። ስለዚህ እነዚህ አትሌቶቻችን ወደ ዛ ስፖርታዊ ውድድር በሚሄዱበት ጊዜ የተለያዩ የመንግስት አካላት ዝግጅቶችን ያዘጋጃሉ የሽኝት ዝግጅቶችን ማለት ነው። ስለዚህ ዝግጅቶችን አዘጋጅተው እራት በመጋበዝ የተለያዩ መጠጦችን የተለያዩ የመልካም ምኞት መግለጫዎችን በማድረግ የሽኝት ፕሮግራም ያደርጉላችኋል። እና በሰላም ግቡ በሰላም ደርሳችሁ ተመለሱ በውጤት ተንበሽበሹ ውጤት ወርቅ ብር ነሀስ ይዛችሁ ኑ በማለት የተለያዩ መልካም ምኞታት ምኞቶቻቸውን ባለስልጣናት ይሰጣሉ ማለት ነው። እና ይሄ በሚገቡበትም ሰዓት በሚመለሱበትም ሰዓት በውድድር መልካም ምኞት እንኳን ደህና ገባችሁ የሚል መልካም ምኞት ይሰጣችኋል ማለት ነው

መተግበሪያ ይላል እንግዲህ መተግበሪያ ማለት አንድን ስራ ለመስራት የምንተገብራቸው ነገሮች ናቸው። ስለዚህ መተግበሪው ምንድን ነው? ለምሳሌ እኔ አሁን ቤተሰቦቼን ማግኘት ከሆነ ቤተሰቦቼን በተለያየ መንገድ ላገኝ እችላለሁ ስለዚህ ያ የምገናኝበት መንገድ መተገበሪያ ይባላል ማለት ነው። ለምሳሌ ስልክ አንድ የመገናኛ ዘዴ ነው የስልክ በመደዋወል የኔም ስልክ የነሱም ስልክ ካላቸው በዛ ስልክ ተደዋውለን እንዴት ናችሁ ደህና ናችሁ ወይ ሰላም ናችሁ ብለን ሃስቦችን እንቀያየራለን እንለዋወጣለን ማለት ነው። እና ይሄ ማለት አንድ እኛን ለመገናኘታችን አንድ መተግበሪያ ነው ማለት ነው። ከዚህ በተጨማሪ ኢንጂነሮች ለምሳሌ ቤት ዲዛይን በሚያደርጉበት ጊዜ መንገድ ዲዛይን በሚያደርጉበት ጊዜ የተለያዩ ህንፃ መሳሪያዎች ህንፃዎችን በሚገነቡበት ሰዓት ምን ያደርጋሉ መተግበሪያዎችን ይጠቀማሉ የሶፍትዌር መተግበሪያዎችን ስለዚህ እነዚያ መተግበሪያዎች ስራዎችን ቀለል ያደርጋሉ በቀላሉ ያንን መንገድ ያንን ቤት ለመስራት የሚያስችሉ ቁሳቁሶችን እንድንለይ ያደርገናል። ወይም ደግሞ ዲዛይን እንድንሰራ ያደርገናል እና መተግበሪያዎች በጣም የተለያዩ መተግበሪያዎች ይኖራሉ ስለዚህ እነዛን እንደ አስፈላጊነቱ እንደሁኔታው እየተገበርነ እንጠቀምባቸዋለን ማለት ነው። ስለዚህ መተገበሪያ ሲባል ለምሳሌ አሁን እርሻ ይታረሳል ስለዚህ እርሻን በምንድነው የምናርሰው በትራክተር ነው። በበሬ ነው በፈረስ ነው በበቅሎ ነው በምንድነው ምንተገብረው ምናከናውነው በምንድነው የሚለው? ሰዎች እንደየ አካባቢያቸው እንደየ አቅማቸው ይገልጹታል ማለት ነው። ለምሳሌ ሀብታም ከሆኑ የትራክተር አቅርቦት በአካባቢያቸው በብዛት ካለ በቀላሉ ማግኘት የሚችሉ ከሆነ ትራክተርን ተከራይተው ወይም ገዝተው መሬታቸውን ሊያለሰልሱ ይችላሉ። የተለያዩ አዝዕርቶችን ለመዝራት ማለት ነው ስለዚህ እነዛ በዛ መልኩ ይጠቀማሉ የሌላቸው ደግሞ ምንድነው? የሚያደርጉት በበሬ በሬ ባህላዊ የሆነ የአስተራረስ ዘዴ ነው። በሬን ተጠቅሞ የበሬን ጉልበት እና የተለያዩ የእርሻ መሳሪያዎች አሉ እንደ ማረሻ ሞፈር ቀንበር የመሳሰሉትን በማዘጋጀት ልክ በባህላዊ መንገድ መሬታቸውን ያላሰልሳሉ ማለት ነው። ስለዚህ እነዚህ በበሬ ይጠቀማሉ ሌሎች ደግሞ በፈረስ በአህያ የሚጠቀሙ አሉ በሬ ከሌላቸው ልክ ከአካባቢያቸው ያለውን እንስሳ እና ማቴሪያል ወይም እቃ በመጠቀም የእርሻ ስራቸውን ያስኬዳሉ ማለት ነው። ስለዚህ ሌሎችም እንደዚሁ እንደየሙያቸው ለምሳሌ መምህራን ትምህርቱን እንዴት ነው የሚተገብሩት የትምህርቱን ስራ እንዴት ነው የሚያካሂዱት? ሲባል ያም እንዳልነው ነው። ለምሳሌ የላፕቶፕ አቅርቦት ካለ በብዛት የፕሮጀክተር አቅርቦት ካለ ሌሎችም የመብራት አቅርቦት ካለ የኮኔክሽን አቅርቦት ካለ መምህራኑ በፕሮጀክተር ቁጭ ብለው ሌክቸር ሊሰጡ ይችላሉ ለተማሪዎቻቸው የሚፈለገውን ውጤት ሊሰጡ ይችላሉ ማለት ነው። ከዛ ውጪ ደግሞ ምንድነው? የሚያደርጉት ጥቁር ሰሌዳ የሚባል አለ ቾክ የሚባል አለ እነዚህን ነገሮች የሚፈለገውን ነገር ጥቁር ሲለዳ ላይ በቾክ እየጻፉ መረዳት የሚችሉትን ነገር ያስረዳሉ የሚፈልገውን ዕውት ያስተላልፋሉ ማለት ነው። ስለዚህ የመተግበሪያው ዘዴ እንደየ ስራ መስኩ እንደየ ስራ ሁኔታው የተለያየ ነው። እና ሰዎችም ይህንን ተጠቅመው የሚፈለገውን መረጃ የሚፈለገውን ስራ ይሰራሉ ማለት ነው።

ስቅል ይላል እንግዲህ ስቅል የሚለው ቃል ያው ብዙ ለኔ ግልጽ አይደለም ብዙ ያልተለመደ በእኛ አካባቢ በምንኖርበት ስቅል የሚለውን ጋር ብዙ ጊዜ አንጠቀመውም፤ ግን በተወሰነ መልኩ ወይም ደግሞ በገበኝ መልኩ ለመግለጽ ስሞክር ስቅል ማለት ከአንድ ከተወሰነ ቦታ ወይም ከኖርማል ከሆነው ቦታ በተወሰነ ከፍታ ከፍ ተደርጎ የተቀመጠ ነገር ያ ስቅል ተብሎ እንደሚጠራ ነው የማውቀው ምክንያቱም ስቅል ያው የተለያዩ ነገሮች ከፍ ተደርገው ይሰቀላሉ ለምሳሌ እናቶቻችን ባህላዊ የሆነውን መጠጥ ጠላ ጠጅ አረቂ የሚያዘጋጁበት ብቅል የሚባል እንትን አለ ግብአት አለ ስለዚህ ይህንን ብቅል የሚባል ግብአት ምንድነው የሚያደርጉት ልክ ገብስ ከገበያ ይገዛል ወይ ከቤት ካለ ከቤት ይዘጋጅና ያንን ምን ያደርጉታል በውሃ ውሃ ጨምረው ለአንድ ቀን ወይ ምናምን ዘፍዝፈው ያድሩና ልክ የተወሰነ እንደመበስበስ ሲል ወደ ውጭ አውጠው ቁጭ ያደርጉታል ማለት ነው ስለዚህ በሆነ እቃ ቁጭ ሲያደርጉት ቅርጫት ሊሆን ይችላል ቁና ሊሆን ይችላል በዛ ቁጭ ሲያደርጉት ያብቅል ምን ይሆናል ይበቅላል ማለት ነው ይበቅልና ተያይዞ ልክ የተቀመጠበትን እቃ ቅርጽ ይዞ ይወጣል ማለት ነው ስለዚህ ይሄንን የወጣ እንትን በጣም ከቆየ ምንድነው ይበሰብሳል ከዛ በኋላ ከዛ በላይ እርጥብ ብሎ ከቆየ ይበሰብሳል እና ምን ማድረግ አለባቸው እናቶች ፀሀይ ማስመታት አለባቸው ወይም ደግሞ የሆነ ሙቀት አይንቶ እድገቱ ብቅለቱ እዚያ ቀን እንዲያቆም ያደርጉታል ስለዚህ ያንን የሚያደርጉት እንዴት ነው ልክ ቤት ላይ የሚሆንን መስቀያ አለ በተለይ ወደ ገጠሩ የሀገራችን ክፍል አብዛኛው እቤት ከሳር ባህላዊ ከሆኑ ከእንጨት ከሳር ከጭቃ ነው የሚሰራው እና በዚህ ከተሰራ በዚህ በእንጨት በጭቃ በሳር ከተሰራ ቤት ነው የሚኖሩት ስለዚህ እዚያ ላይ የተለያዩ እቃዎችን ለመስቀል ለመስቀያ ተብሎ እንጨቶች ይቀመጣሉ ከፍ ተደርገው ማለት ነው ተሰቅሎ ማለት ነው ከሰው ቁመት በላይ ከፍ ብሎ ይሰቀላሉ በቢስማር ይመታሉ ወይም ደግሞ በእልጥ ይታሰራሉ ማለት ነው ስለዚህ እነዚያ ቦታዎች ላይ ያው ቤት ላይ ነው ምግብ የሚበስለው ተመሳሳይ ሌላ ኮሽና ቤት የላቸውም ከዛው ከቤት ነው ምጣድ የሚጥዱት ወጥ የሚሰሩት የተለያዩ ስራቸውን የሚያካሂዱት እና እዚያ ቤት ላይ ያው ጭስ እንደፈለገ ነው እንትን የሚለው ሙቀት ነው ቤቱ ሙቀት አለ በጣም ምክንያቱም እሳት እሳት በእንጨት በጣም በከፍተኛ መጠን ነው የሚነደው ስለዚህ ያንን እድገት እንዲያቆምላቸው ምን ያደርጉታል ያንን ብቅል ያንን የበቀለ ብቅል አንድ ላይ የተያያዘ ብቅል ልክ ከዛ ከላይ ቆጥ ከሚባለው ጋር ይሰቅሉታል ያ የተሰቀለ ብቅል እንግዲህ እዛው ላይ ይደርቃል ማለት ነው የፀሀይ በፀሀይ ብርሃን ሊሆን ይችላል ግን በአብዛኛው ቤት ላይ ከሆነ በሚነድ እሳት በሙቀት በጭስ ይደርቃል ከዛ ለሚፈለገው ጊዜ ዝም ብሎ ቁጭ ብሎ ሳይበላሽ እዛ ጋር ይቀመጣል ማለት ነው ያ ስቅል ተብሎ ይጠራል ስለዚህ ያ ስቅል በሚፈለግበት ጊዜ እናቶች ጠላ ለማድረግ ጠጅ ለመጣል ወይም ሌሎች ባህላዊ መጠጦችን ለማዘጋጀት ቢፈልጉበት ጊዜ ያንን ስቅል ወይም ብቅል ከተሰቀለበት ቆጥ አውርደው ይጠቀማሉ፤ ልክ ይፎርፉቶ እና ፀሀይ ላይ ያሰጡታል ካሰጡት በኋላ በደንብ ከደረቀ በኋላ ወደ ወፍጮ ቤት ሄዶ ይፈጫል ወይም በእጃቸው የሚፈጩ እናቶችም አሉ ስለዚህ ያንን ፈጭተው ለጠላ ይጠቀሙታል አንድ ግባት ነው ልክ እንደ ጌሾ ወይም ሌሎች ማቴሪያሎች ማለት ነው ስለዚህ ስቅል የሚለው ልክ ብቅል በዚህ መልኩ ይቀመጣል ማለት ነው ከዚህ በተጨማሪ አሁንም በአንዳንድ ቤቶች ፍሪጅ የሌለባቸው ቤቶች ብዙ ቤቶች አሉ ስለዚህ እነዚህ ቤተሰቦች ምንድነው የሚያደርጉት ስጋ በሚገባበት ጊዜ ለምሳሌ ቅርጫ በተለይ በሚያስገቡበት ጊዜ በትንሹ ዘልዝለው አቅጥነው ከላይ አሁንም እንደዛ አይነት ከፍ ካለ ቦታ ይሰቅሉታል ማለት ነው ስለዚህ ያንን ስጋ አሁንም በአየር በሙቀት በተለያዩ እንትኖች ይደርቃል ማለት ነው ከመበላሸት ምክንያቱም እርጥብ ነገር ከተቀመጠ ቶሎ ነው የሚበላሸው ማለት ነው ስለዚህ ያንን በዚያ መልኩ በስቅል መልክ አስቀምጠው ይጠቀሙበታል ማለት ነው።

እሺ እንግዲህ ይሄን የተሰጠኝን አነባለሁ ማለት ነው የእንቅልፍ ልምዴ ጥሩ አይደለም ብዙውን ጊዜ ዘግቼ እተኛለሁ። ፊልም እመለከታለሁ ወይንም አነባለሁ ከዚያ ለመነሳት ከባድ ይሆናል ማለዳ ላይ በጣም እደክማለሁ። ቡናዬ ያስፈልገኛል የመተኛት መርሃ ግብር ማዘጋጀት አለብኝ። ዶክተሮች ስምንት ሰዓት ይመክራሉ ግን እኔ ስድስት ያህል እተኛለሁ በቂ አይደለም። ስልኬን ማታም በፊት ማስቀመጥ አለብኝ። የእንቅልፌ ጤንነት አስፈላጊ ነው። ይህንን መለወጥ እፈልጋለሁ በእረፍት የተሻለ ስራ እሰራለሁ።

ከማህበራዊ ሚዲያ እረፍት እወስዳለሁ፣ ብዙ ጊዜ እየወሰደኝ ነው፣ ሁሌም እያወዳደርኩ እገኛለሁ። ሌሎችም ምን እንዳደረጉ እያየሁ ይህ የአእምሮ ጤና ላይ ይጎዳል መተግባራዎችን ሰርዣለሁ። ለአንድ ወር መሞከር እፈልጋለሁ። የእውነተኛ ህይወት ግንኙነቶችን እተኩራለሁ። ከእውነተኛ ሰዎች ጋር እንነጋገራለሁ መጽሐፍ ማንበብ እችላለሁ፣ በአትክልት መስራት እችላለሁ፣ ጊዜዬን ለተሻለ ነገር እጠቀማለሁ በመጀመሪያ ከባድ ይሆናል ግን ይኸውና መሞከር ያስፈልጋል፣ ሚና ሚዛን ማግኘት አለብኝ ማህበራዊ ሚዲያ መሳሪያ መሆን አለበት ህይወት አይደለም

የንግድ አውታረ መረብ ዝግጅቶች ላይ ነበርኩ ብዙ ባለሙያዎች ተሰባስበዋል አዳዲስ ሰዎችን መጠቆም እድል ነው። በመጀመሪያ ትንሽ ፈራሁ ግን ወደ አንድ ቡድን ቀረብሁ። ራሴን አስተዋውቄያለሁ ስለ ስራዬ ተናግሬያለሁ ሌሎችም ስለ እነሱ ነግረውኛል የንግድ ካርዶችን ተለዋወጥን የሚገርም የሙያ አጋጣሚዎች ሰማሁ። አንዳንዶች ምክር ሰጥተውኛል የመገናኘት ግንኙነት መፍጠር ያስፈልጋል ምናልባት ለወደፊት መተባበር እንችላለን። ይህን እድል አመሰግናለሁ። የስራው የስራ አውታረ መረብ ለእድገት አስፈላጊ ነው

በዓል ሲመጣ ሁሉም ደስተኛ ይሆናል። ቤተሰብ ሁሉ ይሰባሰባል፣ አዳዲስ ልብሶችን እንገዛለን፣ ጽጌሬዳ እና እንጀራ እናዘጋጃለን ቤቱን እናጸዳለን፣ አባባዎችን እናስቀምጣለን፣ ጎረቤት ጎረቤቶች እርስ በእርሳቸው ይጎበኛሉ፣ ልጆች በጣም ይደሰታሉ ሁላችንም አብረን እንበላለን፣ ሀገሬ ዘፈኖች እንዘፍናለን፣ የቤተክርስቲያን ደወል ይሰማል፣ ሁሉም ሰው በረከት ይለዋወጣል፣ ይህ የባዓል ጊዜ ነው፣ በዓላት ህይወትን ይሞላሉ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

ምሽት ላይ ቤተሰቡ አብረን እንበላለን ይህ የእለቱ ምርጥ ጊዜ ነው እናቴ ጣፋጭ ምግብ ታዘጋጃለች እህቶቼ እየረዷት ይሆናል። ሁላችንም በዙሪያ ተቀምጠን እንነጋገራለን እያንዳንዱ የእለቱን ታሪክ ይነግራል። አባቴ ይስቃል እናቴ ትከታተላለች ወንድሜ አዲስ ነገሮችን ይናገራል። እኔም የእለቴን ልምድ እጋራለሁ እንደዚህ አብረን መሆን እወዳለሁ። ቤተሰብ የህይወት ማዕከል ነው። በምሽቱ በየምሽቱ ይህንን እናደርጋለን

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያሰረዳ ይሆናል በትኩረት ማዳመጥ አለብኝ ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ። አንዳንድ ተግባሮች ውስብስብ ናቸው ጥያቄዎችን እጠይቃለሁ። ባልደረቦቼም እንዲሁ የተማሩ ናቸው። እርስ በእርስ እንረዳዳለን የስልጠና ቁሳቁሶችን ይሰጡናል። ይህ አዲስ ክህሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን። ለውጥ አንዳንድ ጊዜ ከባድ ነው ግን መላመድ አለብን ቴክኖሎጂ ያለምንም ማቋረጥ ይለውጣል።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

ከመንገድ ላይ ምግብ መግዛት እወዳለሁ ብዙ አማራጮች አሉ ሳምቡሳ በጣም ጣፋጥ ነው ሞቅ ያለና ክሪስፒ ነው የእንቁላል ሳንድዊች ጠዋት ላይ ጥሩ ነው። ፍሬሽ ጁስ እገዛለሁ። ከአቮካዶ ወይም ከማንጋቡ። ሻጮቹ ፈጣን ናቸው በቀጥታ በፊትህ ያዘጋጁልሃል። ዋጋው ርካሽ ነው። ከጓደኞቼ ጋር አብረን እንገዛለን። የመንገድ ምግብ ልዩ ጣዕማ አለው በየቦታው ይገኛል። ይህ የተለመደ ልምድ ነው።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

ያለሁለት ህይወት አይቻልም በየቀኑ እሰማለሁ የኢትዮጵያ ሙዚቃ ምርጥ ነው። ባህላዊ መሳሪያዎች ልዩ ድምጽ አላቸው። ዘመናዊ ዘፈኖችም እወዳለሁ። ሲሰራ ሙዚቃ ያግዘኛል። በመኪና ውስጥ እሰማለሁ ከጓደኞቼ ጋር አዲስ ድምፆችን እንለዋወጣለን። አንዳንዴ አንዳንድ ዘፈኖች ያስቁኛል። ሌሎች ደስ ያሰኙኛል። ሙዚቃ ስሜትን ይለውጣል። ቃላቱ ትርጉም አላቸው። ሁሌ ማዳመጥ እፈልጋለሁ ሙዚቃ ህይወት ነው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

አካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለው ሳምንት ሶስት ጊዜ እሞክራለው ጠዋት ለመነሳት ከባድ ነው ግን ከተለማመድኩ በኋላ ደስ ይለኛል። መራመድና መሮጥ እሰራለው አንዳንዴ የመታጠፍ እንቅስቃሴዎች አደርጋለሁ። አካሌ የተለወጠ ነው የበለጠ ጠንካራ ጠንካራ ይሰማኛል። ጤናዬም የተሻለ ነው። ከጓደኛዬ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን። ሰላሳ ደቂቃ ያህል ይወስዳል። ይህ እንደ ልምድ ለማድረግ እፈልጋለሁ።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ነው ከቤት መውጣት አያስፈልግም ብዙ አማራጮች አሉ የተለያዩ ድህረገጾችን እመለከታለሁ ዋጋዎችን አነጻጽራለሁ። የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ አንኳ አልፈልግም። ግን አንዳንድ ጊዜ ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።

የመስመር ላይ ግዢ ብዙ እጠቀማለሁ በጣም ምቹ ምቹ ነው ከቤቱ መውጣት አያስፈልግም። ብዙ አማራጮች አሉ የተለያዩ ድረገጾችን እመለከታለሁ ዋጋዎችን አነጣጥራለሁ። የደንበኛ ግምገማዎችን አነባለሁ ፎቶዎችና መግለጫዎች ይረዳሉ። ወደ ጋሪ እጨምራለሁ። የክፍያ መረጃ እገባለሁ ትእዛዙ በጥቂት ቀናት ይደርሳል። ማጠቢያ እንኳን አልፈልግም ግን አንዳንድ ጊዜው ውጤቱ እንደሚጠበቀው አይሆንም መመለስ ያስፈልጋል። በአጠቃላይ ጥሩ ልምድ ነው። ቴክኖሎጂ ህይወትን ቀላል ያደርጋል።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

ከስራ በኋላ መራመድ እወዳለሁ አካሌ እንቅስቃሴ ያስፈልገዋል በዙሪያ በአካባቢው ዙሪያ እራመዳለሁ አየሩ በጣም ቀዝቃዛ ነው። ሰዎች እተመለሱ ነው ልጆች እየተጫወቱ ናቸው። ወፎች ወደ ጎጆአቸው ይሄዳሉ ፀሀይ እየጠለቀች ነው። ሰማይ ቀይ እና ብርቱካናማ ይሆናል ይህ የእረፍት ጊዜ ነው። አእምሮዬ ይረጋጋል ስለ ነገ ማሰብ ጀመርኩ። ደህንነት ይሰማኛል መራመዱ ጤንነት ይሰጣል።

ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናቡ ድምጽ ያረጋገኛል። ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። ዝናብ በሚዘንብበት ጊዜ ቤት ውስጥ እቆያለሁ። የዝናቡ ድምጽ ያረጋገኛል። ከመስኮት አጠገብ ተቀምጬ እመለከታለሁ። ሞቅ ያለ ሻይ እጠጣለሁ። ይህን የአየር ሁኔታ እወዳለሁ። ቤት ውስጥ ሙቅ እና ደህንነት አለ።

ጓደኞቼ በህይወቴ ውስጥ በጣም አስፈላጊዎች ናቸው። ከልጅነቴ ጀምሮ አንዳንዶቹ አሉ። እርስ በእርሳችን እንረዳዳለን በችግር ጊዜ ይቀራረቡናል። በደስታ ጊዜ አብረው ይሳቃሉ። ሚስጥሮችን እንለዋወጣለን በየቅዳሜው አብረን እንሰባሰባለን። ቡና እንጠጣለን ታሪኮችን እንነጋገራለን አንዳንድ ጊዜ እንጨቃጨቃለን ግን ፈጥነን ይቅርታ እንጠይቃለን። ጓደኝነት እምነት ያስፈልገዋል እውነተኛን ጓደኛ እውነተኛ ጓደኞች እድለኛ ያደርጉሃል። ከእነሱ ጋር መሆን ደስ ይላል

የአካል ብቃት እንቅስቃሴ መደበኛ ማድረግ ጀምሬያለሁ ሳምንት ሶስት ጊዜ እሞክራለሁ ጠዋት ለመነሳት ከባድ ነው ግን ከተለማመዱ በኋላ ደስ ይለኛል። መራመድና መሮጥ እሰራለሁ አንዳንድ የምታጠፍ እንቅስቃሴዎች። እደርጋለሁ አካሌ እየተለወጠ ነው የበለጠ ጠንካራ ይሰመኛል። ጤናዬም እየተሻለ ነው። ከጓደኛ ጋር አብሮ መስራት ያበረታታል። እርስ በእርሳችን እንገፋፋለን ሰላሳ ደቂቃ ያህል ይወስዳል። ይህን እንደ ልምድ ለማድረግ እፈልጋለሁ

የስራ ጊዜ ገደብ ይቀርባል ውጥረቱ እየጨመረ ነው ብዙ ነገሮች ማጠናቀቅ አለብኝ ዘግይቼ እሰራለሁ ቡና መጠጣት እጨምራለሁ አእምሮዬ ሁሌ እየሰራ ነው። ትኩረት ማድረግ አለብኝ የስልክ መልእክቶችን አላየሁም። ሁሉም ጊዜ ለስራ ነው ባልደረቦቼም እንዲሁ ናቸው እርስ እንበረታታለን። ትንሽ ጊዜ ይቀረናል በደንብ መስራት አለብን። ስህተቶች መኖር አይችሉም ጊዜው ሲደርስ እፎይታ ይሰማኛል። ግን አሁን መታገል አለብኝ

ዛሬ የስልጠና ክፍለ ጊዜ አለ አዲስ ሶፍትዌር መማር አለብን አሰልጣኙ እያስረዳ ይሆናል በትኩረት ማዳመጥ አለብኝ። ማስታወሻ እጽፋለሁ በኮምፒውተር ላይ እለማመዳለሁ አንዳንድ ተግባሮች ውስብስብ ናቸው። ጥያቄዎችን እጠይቃለሁ ባልደረቦቼም እንዲሁ እየተማሩ ናቸው እርስ በእርስ እንረዳዳለን። የስልጠና ቁሳቁሶችን ይሰጡናል ይህ አዲስ ክሎት ለስራ ያግዛል። የሚቀጥለውን ሳምንት መተግበር እንጀምራለን ለውጥ አንዳንድ ጊዜ ከባድ ነው። ግን መላመድ አለብን። ቴክኖሎጂ ያለማቋረጥ ይለወጣል